የአካባቢ ገበያ ማለት በቅርብ የሚገኝ በምንኖርበት የመኖሪያ ስፍራ የሚገኝ የገበያ አይነት ነው። ይህም የገበያ አይነት በአቅራቢያችን ተገኝቶ ነገሮችን በቀላሉ ለማግኘት እና ለመሸመት እንዲሁም ለመግዛት የሚያስችል የገበያ አይነት ነው። አብዛኛውን ጊዜ በእኛ አካባቢ የተለመደ የአካባቢ ገበያ በቀን የሚቆምባቸው የተለያዩ ሁኔታዎች አሉ። ለምሳሌ አንዳንዴ በቅዳሜ ቀን ሊሆን ይችላል አንዳንዴ ደግሞ እረቡ ቀን ሊሆን ይችላል በእንደዚህ አይነት ቀኖች ይቆማል። የአካባቢ ገበያ ለማህበረሰቡ የሚጠቅመው ብዙ የሚሰጣቸው ብዙ ጠቀሜታዎች አሉት። የአካባቢ ገበያን በተመለከተ በእኛ በኩል ያሉት የአካባቢ ገቢያዎች በአቅራቢያችን ተገኝቶ ነገሮችን ለመግዛት የሚያስችል በአካባቢያችን ተገኝቶ ነገሮችን በትኩስ ለማግኘት የሚረዳ የገበያ ሂደት ነው። የአካባቢ ገበያ የተለመደ የአካባቢ ገበያ በእኛ ለምሳሌ የአትክልት የአካባቢ ገበያ አለ የሸቀጣ ሸቀጥ የአካባቢ ገበያ አለ የአትክልት የአካባቢ ገባ እጅግ ገበያ እጅግ የሚረዳ ሲሆን ይህም ነገሮችን በትኩስነታቸው ወይም አትክልቶችን በትኩስነታቸው ለማግኘት የሚያስችል ሁኔታዎችን ይፈጥራል። የአካባቢ ገበያ በብዛት የተለመደ ሲሆን ነገር ግን ህብረተሰቡ ትልልቅ ገበያዎችን የሚጠቀምባቸው ቀኖች ሳሉ እነዚህን ቀኖች በማይኖርበት ሰዓት የአካባቢ ገበያን ለመጠቀም የሚያስችሉ ሁኔታዎችን ይፈጥራል። የአካባቢ ገበያ ማህበረሰቡን ነገሮችን በአቅራቢያው አግኝቶና ብዙ ወጪ ሳያወጣ የትራንስፖርት ወጪ ሳያወጣ የተለያዩ ነገሮችን ድካሞችን ቀንሶ በአካባቢው የሚገኘውን ገበያ ተጠቅሞ በአካባቢው ቶሎ ለማግኘት እና ለመግዛት የሚያስችል ይፈጥርልናል ሁኔታዎችን ይፈጥርለታል። የአካባቢ ገበያን ስንመለከት አብዛኛውን ጊዜ ከቅርብ አካባቢ የሚመጡ አትክልቶችን ፍራፍሬዎችን እንዲሁም የተለያዩ መሰል ነገሮችን ለማግኘት የሚረዳ ነው። የአካባቢ ገበያ በማህበረሰቡ ዘንድ እጅግ ተወዳጅ የሚያደርጋቸው ብዙ ነጥቦች አሉ የመጀመሪያው የዋጋ ቅናሽን በተመለከተ ከመደበኛው ገበያ የተለየ የዋጋ ቅናሽ አለው። ይህንንም ለማስላት የሚያስችለን አጭር ነገር ለመናገር እሞክራለሁ ለምሳሌ አንድ ገበያ በርቀት የሚገኝ ከሆነ ከአካባቢ ገበያ የሚለይባቸው ብዙ ምክንያቶች አሉ አንደኛ የትራንስፖርት ወጪን በመቀነስ ያንን የትራንስፖርት ወጪ ለምንገዛቸው ነገሮች እናውላለን። ሌላኛው የትራንስፖርት ወጪያችንን በምንቆጥበበት ሰዓት እንዲሁም ጊዜያችን በምንቆጥብበት ሰዓት ያንን ጊዜና ጉልበታችንን ለተሻለ ነገር ለማዋል ይረዳናል። የአካባቢ ገበያ የተለመደ የአካባቢ ገበያ ብዙን ጊዜ የአክትክልት የአካባቢ ገበያ ነው። ይህም ድምር ማህበረሰቡ በአቅራቢያ የሚገኝ ጋር የአካባቢ ገበያን በመጠቀም ትኩስ ነገሮችን ለማግኘት በተደጋጋሚ ይረዳዋል ስለዚህ አካባቢ ገበያ የኢኮኖሚ ወይም ደግሞ በህብረተሰቡ ላይ የ የሚያመጣው የገንዘብ ጫናን ይቀንስልናል። ሌላው የአካባቢ ገበያ የሚጠቅመው በቅርባችን ስለሚገኝ ቶሎ ወቶ ነገሮችን ገዝቶ ወይም ሸምቶ ለመግባት የሚያስችል ሁኔታዎችን ይፈጥራል። ሌላው የአካባቢ ገበያን ማህበረሰቡን በማቀራረብ ገዢውንና ሻጩን በቅርብ ስለሚያገናኝ ያን ያህል የተለየ ወይም የተራራቀ የዋጋ ሁኔታዎችን አይፈጥርም። ስለዚህ የአካባቢው ገበያ በእኛ ማህበረሰብ እጅግ የተለመደና የሚጠቀም ነው። በተለያዩ ነገሮች ላይ በመመስረት የአካባቢ ገበያን ለማጥናት እንደተሞከረው ህብረተሰቡ በአካባቢው የሚገኙ ገበያዎችን በሚጠቀምበት ሰዓት ጊዜውን ከመቆጠብ አልፎ የሚያገኛቸው ነገሮች የሚገዛቸው የሚሸምታቸው ነገሮች የተሻሉ እንደሆኑ ይነገራል። በተለያዩ ሩቅ የሚገኙ ወይም ትልልቅ ገበያዎች ወይም በሚሄድበት ሰዓት እነዛ ነገሮች ከረጅም ርቀት ተጓጉዘው ስለሚመጡ እና ከረጅም ቦታዎች ተጓጉዘው በሚመጡበት ሰዓት በሚደርስባቸው የተለያዩ ሁኔታ በመበላሸት እና ቶሎ ለመበስበስ የሚያስችል ነገሮችን ይፈጥራል። ነገር ግን በአካባቢው የሚገኙ ገበያዎች ላይ በምንሸምበት ሰዓት እነዛ ነገሮች ትኩስነታቸውን እንደያዙ ለማግኘት እና እነዛን ነገሮችም ለጤና ጠቀሜታ የሚሰጡ ነገሮችን በማመንጨት የተለያዩ ነገሮችን ጥቅሞችን እናገኛለን። በአካባቢዎችን የሚገኙ ገበያዎችን በማዳበር እና የተለያዩ ነገሮችን በማጎልበት የህብረተሰቡን ጥቅም ከፍ የማድረግ ሁኔታዎችን የሚያስችል ነገሮች ይፈጥራል። ስለዚህ የአካባቢ ገበያ በእኛ አካባቢ የተለመደ ነው። የአካባቢ ገበያ በጣም የምንጠቀመው የገበያ አይነት ነው ለማለት እፈልጋለሁ።

አዎ በእጄ መጻፍ እወዳለሁ በእጄ መጻፍ የምወድባቸው ምክንያቶች የተለመዱ ነገሮችን ለመጠቀም የሚያስችል ሁኔታዎችን ይፈጥርልኛል። በእጄ መጻፍ በምወድበት ሁኔታ ውስጥ ሆኜ ነገሮችን በቀላሉ ወረቀት እና እስኪብርቶን አገናኝቼ ለመጻፍ የሚያስችል ነገር ይፈጥርልኛል። በእጅ መጻፍ በብዛት የተለመደ ቢሆንም ነገር ግን አሁን ከመጣው ከተለያዩ ሁኔታዎች ወይም ደግሞ ለመጠቀም የሚያስችሉ ቀላል ነገሮችን በመጠቀም የመጻፍ ሂደቶችን አሉ ነገር ግን በእጅ የመጻፍ ልምድ እጅግ ደስ የሚያሰኝ ነው አንደኛ ነገር ያለን የመጻፍ አቅምና የመጻፍ ብቃታችንን ያሳድግልናል። በእጄ መጻፍ የምወድባቸው ብዙ ምክንያቶች ቢኖሩኝ ነገር ግን እነዚህን አራት ምክንያቶች ለኔ ወሳኝ ናቸው ብዬ አስባለሁ። የመጀመሪያው በእጅ ለመጻፍ የሚያስችል ነገር ሲፈጠርልኝ ቶሎ ብዬ ወዲያው ለመጻፍ የሚያስችል ሁኔታዎችን ይፈጥርልኛል። ሁለተኛ ነገር ደግሞ በእጄ በምጽፍበት ሰዓት ነገሮችን በቀላሉ በማስታወስ እና በቀላሉ ከነገሮች ጋር ለመገናኘት የሚያስችሉ ሁኔታዎች ይፈጥርልኛል። ሶስተኛ ነገር የመጻፍ ልምዴንም ያዳብርልኛል። አራተኛ የምጽፋቸውን ነገሮች በወረቀት ስለምጽፍ እነዛ ነገሮች በቀላሉ የማግኘት የማግኘት እና የመጠቀም ሁኔታዎችን ይፈጥርልኛል። በእጄ መጻፍ ነገር እጅግ የሚያስደስትና የምወደው ነገር ነው። በእነዚህ በአራት በጠቀስኳቸው ምክንያቶች ሌላው በባህላችን ደግሞ ነገሮችን በእጅ የመጻፍ ትልቅ ልምድ አለ ምክንያቱም እኛ የምንጠቀምባቸው ብዙ እቃዎች ወይም ብዙ አይነት የመጻፍያ ልምዶቻችን ሁሉ ከእጅ በመጻፍ የተያያዘው ናቸው። ስለዚህ ልምድን የሚሰጠን ከእኛ ካለንበት ነባራዊ ሁኔታ በመነሳት ነው። በእጅ መጻፍ ብዙ ጥቅሞች አሩት በእጅ መጻፍ ብዙ አይነት ሁኔታዎችን ለማስታወስ እና ሁኔታዎችን በቁጥጥራችን ስር ለማድረግ የሚያስችል ሁኔታዎችን ይፈጥራል። ስለዚህ በእጅ መጻፍ እወዳለሁ

ሻማ ማብራት እወዳለሁ። ሻማ ማበራባቸው ምክንያቶች ካሉኝ አበራለሁ ነገር ግን ሻማ በብዙ ብዙን ጊዜ መብራት በሚጠባበስ ሰዓት ሻማን ለመጠቀም ያስገድደኛል። ስለዚህ ሻማ አበራለሁ ነገር ግን በብዛት የምጠቀምባቸው ምክንያቶች አሉኝ ሻማ በተለምዶ በእኛ ሀገር የምንጠቀመው በብዛት ከመንፈሳዊ ህይወት አገልግሎት እና እንዲሁም ደግሞ መብራት በሚጠፋበት ሰዓት ተጨማሪ ብርሃን ለማግኘት እና ያንን ተጨማሪ ብርሃን ከሻማ ለመጠቀም የሚያስችል ሁኔታ ከተፈጠረ ነው። ሌላው ሻማ የምንጠቀመው በልደት ወቅት ልደትን ለማክበር ከእንደዚህ አይነት ሁኔታዎች ጋር በተያያዘ ሻማ አባራለሁ። ሻማ ሌላው ከመንፈሳዊ ህይወት ወይም ከመንፈሳዊ አገልግሎት ጋር የተያዘ ብዙ ጠቃሚታ አለ በተለይ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የአገልግሎት ስርዓት ሻማን መጠቀም እንደ ትልቅ እና እንደ ብርሃን ስለሚቆጠር ያም የራሱ የሆነ ሃይማኖታዊ ስርዓት ስላለው ሻማን እንጠቀማለን። ሻማ ለተለያዩ አላማዎች ይውላል ነገር ግን አብዛኛው የሚውልባቸው ለሶስት ነገሮች ነው። የመጀመሪያው ለመንፈሳዊ አገልግሎት በተለይ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጋር የተያዘ መንፈሳዊ አገልግሎቶችን ለማግኘት እና መንፈሳዊ አገልግሎቶች ጋር በተገናኘ ሻማ እንጠቀማለን። ሁለተኛው ሻማ የምንጠቀመው ለተለያዩ ልደት ወይም ልደት በሚከበርበት ሰዓት ያ ሰው ልደቱን ሲያከብር በቁጥ በእድሜው ቁጥር ሻማን የማብራት ልምድ ይኖራል። ሶስተኛው ደግሞ ትልቁና ዋናን ወሳኙ ነጥብ የሚባለው የሻማ ማብራት ሂደት የሚከናወነው በምን አይነት ምክንያት ነው አብዛኛውን ጊዜ በሀዘን ጊዜም እንደዚህ አይነት ሁኔታዎች በሚፈጠሩበት ሰዓት የሻማ ማብራትም ሂደቶችን እንከተላለን። አራተኛ ለመጨመር ያህል ሻማ የምንጠቀምበት ሌላው ትልቁ አገልግሎት መብራት በሚጠፋበት ሰዓት ሻማ እንጠቀማለን። በተለይ በተለይ በእኛ ሀገር መብራት በተደጋጋሚ ስለሚጠፋና ያንን የመብራት መጥፋት ሁኔታ ለመተካት ሁለት አማራጮች እንጠቀማለን አንዱ ማነው ሻማን በማብራት ያንን ጨለማ ለመቋቋም የሚያስችሉኝ ሰዎችን እንፈጥራለን። ሻማ ማብራት በብዛት የተለመደ ነገር ቢሆንም ከእነዚህ ምክንያት ከጠቀስኳቸው ምክንያቶች ውጪ የተለያዩ ሰዎች ለተለያየ የግል አላማቸው የሚያበሩበት ሁኔታዎች ይፈጠራሉ። ይህም ማለት አንዳንድ ሰው ከመንፈሳዊ አገልግሎት ጋር ወይም ለጸሎት በሚጠቀምበት ሰዓት ሻማን አብርቶ የመጸለይ ሁኔታዎች ስለሚያጋጥሙ ሻማን ያበራል እኔ በግሌ ሻማ የማበርባቸው ምክንያቶች ከላይ የዘረዘርኳቸው ምክንያቶች እንዳሉ ሆኖ ከግሌም ጋር የተለያዩ ነገሮችን ለመከወን የሚያስችለኝን ነገር ስፈልግ ሻማ አበራለሁ። ይህም ማለት በቤት ውስጥ በቂ ብርሃን የማላገኝ ከሆነ እንደገና ያንን በቂ ብርሃን ለመተካት የሚያስችሉ ሁኔታዎችን ለመፍጠር ሻማ አበራለሁ። ሌላው ሻማ የማህበራበት ትልቁ ምክንያት ከመንፈሳዊ አገልግሎት ጋር የተያዘ፤ እንደ አንድ አማኝ ወይም እንደ አንድ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባልና አማኝ ሻማ አበራለሁ። ይሄም ማለት ለመንፈሳዊ አላማ የሚሆን ሲሆን ይህም ከብርሃን ጋር የተገናኘ ስለሆነ ያም ትልቅ ምልክትነትና ትልቅ የሆነ የራሱ ትርጉም የሚሰጥ ነገር ስለሆነ ሻማ አበራለው። ሻማ ለማብራት የሚያስችሉ ሁኔታዎችን ከላይ እንደዘረዘርኩት ሆኖ ሻማ በብዛት በእኛ ሀገር የሚመረት ነው አሁን ባለው ሁኔታ እነዚህን ሻማዎች የማገኝባቸው የተለያዩ በቅርብ የሚገኙ ሱቆች ስላሉ ሻማን በቀላሉ ለማግኘት የሚያስችሉ ሁኔታዎች ተፈጥሮልኛል። በብዛት ግን ሻማን የማገኘው በቤተክርስቲያን እና በቤተክርስቲያን አካባቢ በሚገኙ ትንንሽ የሱቅ ወይም ደግሞ የንግድ ተቋማትን ነው። ስለዚህ ሻማ ለማግኘት ብዙም አልቸገርም ነገር ግን ሻማን የማበራባቸው ምክንያቶች ከላይ እንደጠቀስኳቸው ሆኖ ሻማን አግኝቼ ለማብራት እነዛን ሁኔታዎች ተጠቅሜ አበራለሁ። ስለዚህ ሻማ በብዛት በጥቅም ላይ ይውላል እንደ ግልም ሆነ እንደ ማህበረሰብ እንደ መንፈሳዊ አገልግሎት ለጥቅም የሚውል ነገር ነው። እኔ በግሌ ብዙ ጊዜ ሻማ የማብራት ልምድ አለኝ። ነገር ግን ሻማን በምናበራበት ሰዓት አንዳንዴ በተለይ በመኖሪያ ቤት አካባቢ ሻማ በሚበራበት ሰዓት በጣም ጥንቃቄ የሚያስፈልጉ ሁኔታዎች አሉ የመጀመሪያው ሰው ሻማ ካበራ በንቃት ሆኖ መከታተል ያስፈልጋል። ምክንያቱም የተለያዩ አደጋዎችን ሊፈጥር ስለሚችል ይህንን እኔ በግሌ አደርጋለሁ ሻማ ካበራው ያንን ነገር ሻማው በርቶ እስኪያልቅ ድረስ በጥንቃቄ እና በትኩረት በመከታተል ያ ሻማ ተጨማሪ አደጋ እንዳያደርስና የተለያዩ ሁኔታዎችን እንዳይፈጥር የሚያስችል ነገሮችን አደርጋለሁ። ሻማ ማብራት በብዛት የተለመደ ነገር ሆኖ አልፎ አልፎ በእንደዚህ አይነት ሁኔታዎች ወይም በእንደዚህ አይነት አጋጣሚዎች የተለያዩ አደጋዎችን አምጥቶ ያውቃል። ይህንንም ምስክር መሆን እችላለሁ። በሆነ አጋጣሚ አንድ ጊዜ የበራ ሻማ ሰዎቹ ሳያጠፉት ተኝተው ያ ሻማ ቤቱን አቃጥሎ ሰዎቹም ለከፍተኛ ጉዳት የተዳረጉበት ሁኔታዎችን አውቃለሁ። ስለዚህ ሻማ በምናበራበት ሰዓት ሻማው የሚያደርሰውን ጉዳት

ቡና መፍጨት አውቃለሁ ቡና በጣም የምወደው የመጠጥ አይነት ሲሆን በጣም የሚያነቃቃና ቡና ደግሞ ለሰው ልጅ በጣም እጅግ ብዙ ጠቀሚታዎች ያሉት ነገር ነው። በእኛ ቡና በጣም የሚወደድ ነው ለምሳሌ ቡና ማፍላት ራሱ ሂደቱ እጅግ የሚያስደስት ነገር ነው። የመጀመሪያው ቡናው ከመፈላቱ በፊት ታጥቦ ተዘጋጅቶ ከዛ በኋላ ተቆልቶ በዛ ሂደት አልፎ ነው ቡናን ለማፍላት ደረጃ የምናበቃው ቡና በእኛ ማህበረሰብ አብዛኛውን ጊዜ የአብሮነት የመሰባሰብ ምልክት ስለሆነ በጣም እጅግ ተወዳጅ ነገር ነው። ቡና በሚፈላበት ሰዓት ቤተሰብም ሆነ የአካባቢ ሰው ተሰባስቦ ጎረቤትም ተጠርቶ አብሮ በመቀመጥ የተለያዩ ሁኔታዎችን በመጫወት የጋራ ማንነትን በማዳበር ያንን እድል ስለሚሰጥ ቡና እጅግ ተወዳጅ ነገር ነው። ቡና መፍጨት በጣም በጣም ዛሬ ቀላል ሁኔታዎችን አግኝተዋል ምክንያቱም በፊት በፊት በእጅ ነበር የሚወቀጠው አሁን ግን ቡና በማሽን ለመፍጨት የሚያስችል ብዙ ሁኔታዎች ተመቻችተዋል። ስለዚህ ቡና መፍጨት እችላለሁ። ነገር ግን እስከዛ በፊት ስለ ቡና መናገር የምፈልጋቸው ብዙ ነገሮች አሉ። ቡና ቡና መገኛ ሀገር እንደመሆኗ ኢትዮጵያ እነዚህ የቡና ሂደቶችን የማፍላት ሂደቶችን ብንመለከት እጅግ የሚያስደስቱ ነገሮች አሉት። በተጨማሪም የህብ ተፈልቶ እስከ የሚቀርብበት ሰዓት እንደውም ተ ተቀር ከቀረበና ከ እስከሚጠጣበት ሰዓት ያለው ሂደት እጅግ ደስ የሚያሰኝ ሁኔታዎችን ይፈጥራል። የመጀመሪያው ሁኔታ የሚፈጥረው ቡና በሚፈላበት ሰዓት ለብቻ የሚጠጣበት ሁኔታ በፍጹም የለም። እኛ ቡና ከተፈላ አብሮ በመጠጣት ቢያንስ ቢያንስ የቤተሰብ አባላት አብረው ተሰባስበው በመጠጣት ያንን ነገር ያበጋራ ደስ የሚያሰኝ ሁኔታዎችን ይፈጥራሉ። ቡና በጣም እጅግ የጤና ጠቀሜታ እንዳለው በብዙ በብዙ አይነት ጥናታዊ ጽሁፎች ለማረጋገጥ ተችሏል። ለምሳሌ ቡና የሚጠጣ ሰው ከፍተኛ የሆነ የመነቃቃት ሁኔታ ውስጥ ስለሚገባ ስራውን ለመስራት የሚያስችል በጎ ነገሮችን ያደርጋል። ቡና በሚጠጣበት ሰዓት ይሄ የተገኘው መነቃቃት ከፍተኛ የሆነ የሰውን ሀይል ስለሚዘ ለሰው ሀይል ስለሚሰጥ አንድ ሰው ቡና ከጠጣ በኋላ የሚሰራው የስራ ሁኔታ በዳ በደንብ እጅግ ውጤታማ ይሆናል። ሌላው ትኩረትን ይጨምራል ቡና የሚጠጣ ሰው እጅግ ትኩረት ያገኛል። ምክንያቱም ቡና በውስጡ የያዘው የካፌን መጠን የሰው ልጅ የአእምሮ የማነቃቃት እና የማነቃቃት ሂደቱን ወደተሻለ ሁኔታ በመፍጠር በመቀየር ያ ሰው የተሻለ ሁኔታዎችን በማግኘቱ ምክንያት ስራውን በትኩረት ለመስራት የሚያስችል ሁኔታዎችን ይፈጥርበታል። ሌላው ቡና የሚሰጠው ጥቅም በተለይ ለጤና በተለይ ከልብ ህመም ጋር የተያዙ ነገሮችን ካሉ ቡና የሚሰጣቸው ጥቅሞች አሉ የልብ ጡንቻዎችን በማነቃቃት ልብ ተገቢውን ስራ እንዲሰራና ልብ ተገቢውን የጤና ሁኔታ እንዲጠብቅ የሰውን የጤና ሁኔታ እንዲጠብቅ የሚያደርግ ከፍተኛ ጠቃሜታ አለው። ሌላው ቡና ለ በተለይ በተለይ ለገቢ ምንጭ የሚያገለግልና በእኛ ሀገርም ከፍተኛ የሆነ የገቢ ምንጭ ከሚባሉ ነገሮች በጥብ ቀዳሚነት ከሚጠቀሱት መካከል አንዱ ቡና ነው። ቡና በጣም እጅግ ከፍተኛ የሆነ ገቢ ከምናገኝባቸው ነገሮች አንዱ በዚህም በመንግስት በተለያዩ ሁኔታዎች ይገለጻል። ለምሳሌ ቡና አምራች ከሚባሉ ሀገሮች ኢትዮጵያ ከቀዳሚዎቹ ተርታ የምትሰለፍ ሲሆን ይህም ቡና ወደ ውጪ በሚለክበት ሰዓት ከፍተኛ የሆነ የውጪ ምንዛሬ በማስገኘት የሀገሪቱን ሁኔታ በጥሩ ሁኔታ ያሻሽላል የሚል ትልቅ ግንዛቤ እና ትልቅም የሆነ ግምት አለ። ሌላው ቡና የሚሰጠን ጥቅም በማህበረሰባችን ዘንድ የመቀራረቡን ሁኔታ ማህበራዊ ህይወትን ሜማ ጠንከር ሁኔታን የሚፈጥር ትልቅ ነገር ነው። ስለዚህ ቡና በአጠቃላይ ብዙ ዘርፈ ብዙ ጠቀሜታዎች አሉ። በመጀመሪያ ደረጃ ከገቢ አንፃር የምንመለከተው ከሀገሪቱ ከፍተኛ ገቢ ያስገኛል። ሁለተኛ ከማሃይበረሰብ ጋር በመቀራረብ ሁኔታ ከማሃይበረሰብን በማቀራረብ የተለየ የሆነ የመሃይህብረሰብ ሁኔታን በፍቅር ለመኖር የሚያስችል በመፍጠር እነዚህን ጥቅሞች ይሰጣሉ። ሌላው ሶስተኛው ከፍተኛ የሆነ የጤና ጠቀሜታን በመስጠት ቡና እጅግ ከፍተኛ አገልግሎትን እንድናገኝ ያደርጋል። ቡና በሚቆላበት ሰዓት ራሱ ያለው የአካባቢው ድባብን በመቀየር እና እንዲሁም የአካባቢው ሽታ የማ የማወድ አቅም ስላለው ያ ራሱ የሚሰጠው ከፍተኛ የሆነ ጠረን ወይም ደግሞ ከፍተኛ የሆነ ደስ የሚያሰኝ ሽታ ለማህበረሰባችን መሆን ለቤተሰብም ሆነ በጣም እጅግ የሚያስደስትና የሚያረካ ሆኖ አገኘዋለሁ። አብዛኛውን ጊዜ ቡና በሚጠጣበት ሰዓት ሰው ይጫወታል ይስቃል አብሮ ማህበራዊ እህቱን ያዳብራል ችግርም ካለ ያንን አጋጣሚ ተጠቅሞ ለመፍታት ይሞክራል። ስለዚህ ቡና በአጠቃላይ እጅግ ከፍተኛ ጠቃሜታ ያለው የኛ ሀገር ሁኔታዎችንም በማሻሻል ሂደት ውስጥ

አዎ ኢንተርኔት አለኝ ኢንተርኔት በብዛት ለተለያዩ አላማዎች ያገለግላል በቤታችንም ውስጥም የኢንተርኔት አገልግሎት ለተለያዩ አገልግሎት ለተለያዩ አላማዎች እንጠቀማለን። ኢንተርኔት በአሁኑ ጊዜ በጣም እጅግ አስፈላጊ የሆነ ለሰው ልጅ ጠቃሚ የሆኑ ነገሮችን በመስጠት ይታወቃል። ኢንተርኔት የሚሰጣቸው አገልግሎች ከዚህ የሚከተሉት ናቸው የመጀመሪያው ኢንተርኔት ማህበራዊ ግንኙነትን ለማጠናከር ለተለያዩ ስራዎች እንዲሁም ደግሞ የእውቀትን አድማስ ለማስፋት ለሚፈልጉ ሰዎች በጣም እጅግ ጠቃሚ ነገር ነው። የመጀመሪያውን ለማብራራት ያህል ማህበራዊ ግንኙነትን ለማስፋት የሚጠቅም ነው ኢንተርኔት ዛሬ ሶሻል ሚዲያ ወይም ደግሞ ማህበራዊ ሚዲያ የሚባለው በኢንተርኔት በመጠቀም ከሰዎች ጋር ያለንን ግንኙነት ማስፋት እንችላለን። ሌላው ደግሞ በኢንተርኔት በመጠቀም ስራችንን ወይም ደግሞ የስራ ዘርፋችንን በማስተዋወቅ ለተለያዩ ሰዎች በቀላሉ ተደራሽ በመሆን መሸጥ እንችላለን። ኢንተርኔት ባለባቸው አካባቢዎች የሰዎች ማህበራዊ ግንኙነት እና የገንዘብ ልውውጥ እንዲሁም ደግሞ የተለያዩ የስራ ሁኔታዎችም የተሻሉና የተቀላጠፉ ናቸው። ስለዚህ ኢንተርኔት በምንጠቀምበት ጊዜ ለተለያዩ አላማዎች እንጠቀማለን ከእነዚህ ውስጥም አንዱ የስራን ዘርፍ ለማሳደግ ነው። የስራ ዘርፍን ለማሳደግ በሚፈቅደው የሶሻል ወይም የማህበራዊ ሚዲያ ግንኙነት አማካኝነት ኢንተርኔትን በመጠቀም ስራችንን በቀላሉ ካስተዋወቅን በኋላ አስተዋውቀን ሰዎች ጋር ተደራሽ በመሆን ገበያችንን ከፍ ማድረግ እንችላለን። ሌላው ኢንተርኔት የሚጠቅመው የእውቀት አድማሳችንን ለማስፋት ነው ዛሬ በአንድ ቦታ ተቀምጦ ሌላዎች አለማት የደረሱበት ደረጃ ለመድረስ ኢንተርኔትን በመጠቀም የትምህርት ዘርፉንም ቢሆን ለማቀላጠፍ ይቻላል። ይሄም በግልም ሆነ በማህበር እንዲሁም በቡድን ሆኖ ለመማር የሚያስችል ሁኔታዎችን ይፈጥራል። የመጀመሪያው ነገር ኢንተርኔት ባለበት አካባቢ በምንሆንበት ሰዓት በመረጥነው የትምህርት ዘርፍ ተሰማርተን መማርና መሰልጠን እንዲሁም ማወቅ የምንችልበትን ብዙ ሁኔታዎችን ፈጥሯል። ዛሬ ኢንተርኔት የደረሰበት ደረጃ ሰዎችን ከአንድ አለም ወደ ሌላ አለም ሳይጓጓዙ ባሉበት ቦታ አነው የተለያዩ ግንኙነቶችን በመፍጠር የተለያዩ መረጃዎችን በመለዋወጥ የሰዎችን የግንኙነት መስመር ቀለል በማድረግ ረገድ ከፍተኛ አስተዋጽኦ እየተጫወተ ይገኛል። በኢንተርኔት በመጠቀም የተለያዩ ሰዎች ጋር ተደራሽ በመሆን ዛሬ ትልልቅ ኩባንያዎች ወይም ደግሞ የድርጅት ባለቤቶች ምርቶቻቸውን ለማስተዋወቅ የሚያስችል ብዙ ዘርፈ ብዙ ጠቀሜታዎችን ፈጥሮላቸዋል። ነገር ግን አንዳንዴ የዚህ የኢንተርኔት አጠቃቀምን በምንመለከትበት ሰዓት ላልተፈለጉና ለማይረቡ አላማዎች በመጠቀም ሰዎች አጉል ጊዜያቸውን ሲያባክኑ ይታያል። ነገር ግን በአግባቡ ለተጠቀመበት እና ለሰራበት ሰው ኢንተርኔት እጅግ ብዙ ዘርፈ ብዙ ጠቀሚታዎች ያሉት ትልቅ ትልቅ መሳሪያ ነው። ለዚህም እንደ ማሳያ የምንጠቀመው ዛሬ በኢንተርኔት በመጠቀም ስራቸውን እቤታቸው ሆነው በመስራት ከፍተኛ ገቢ የሚያገኙ ሰዎች እንዳሉ ይታወቃል። እነዚህ ሰዎች በኢንተርኔት ተጠቅመው ስራዎችን ለማግኘት የሚያስችሉ መተግበሪያዎችን እንዲሁም የተለያዩ ድህረ ገጾችን በመጎብኘት ኢንተርኔት በማገናኘት በቀላሉ ስራዎቻቸውን ለመስራት የሚያስችል በጎ እድሎችን ፈጥሮላቸዋል። ለምሳሌ ከእነዚህ ስራዎች መካከል በቀላሉ በተለያዩ ድርጅቶች በመመዝገብ ቀለል ያሉ ስራዎችንም በቤት በመስራት ገቢያቸውን በማሻሻል የሚተዳደሩ ሰዎች አሉ። ስለዚህ ኢንተርኔት አንዱ ሌላ ጠቀሜታው የሰዎችን የስራ ሁኔታ እና የገቢ ሁኔታን በማሳደግ ከፍተኛ የሆነ ጠቀሜታ የሚሰጥ ትልቅ ትልቅ መሳሪያ ነው። ሌላው በመጨረሻ መናገር የምፈልገው የኢንተርኔትን አጠቃቀም በተመለከተ በአግባቡ ከተጠቀምንበት እና ለበጎ አላማ ካዋልነው የአለምን ችግሮች ለመፍታት የሚያስችል ትልቅ አስተዋጽኦ የሚያደርግ ትልቅ መሳሪያ ነው። ዛሬ አንድ አለም የደረሰበትን ደረጃ ብንመለከት ያንን ተመልክተን ሌላዎችም ትምህርት ወስደን ከዛ በምንማረው ትምህርት ሀገራችንን ለመለወጥ የሚያስችል ዘርፈ ብዙ ጠቀሜታ ያለውን ነገር ለማከናወን የሚያስችል ነገሮችን እንሰራለን። ስለዚህ የኢንተርኔት ጠቀሜታ ዘርፈ ብዙ ነው ስንል ካለ ምክንያት አይደለም። እኔም በዚህ ኢንተርኔት በመጠቀሜ ያገኘኋቸው ብዙ ጠቃሚቶች አሉ ከጓደኞቼ ጋር በቀላሉ ለመገናኘት ችያለሁ። ሁለተኛ እውቀቴን ለማዳበር እንደውም የተለያዩ ስራዎችን ለማግኘት እና ለመስራት የሚያስችሉ እድሎች ተፈጥረውልኛል። ነገር ግን ዛሬ ኢንተርኔት አጠቃቀምን በአግባቡ ካላደረግነውም በዛው መጠን የሚጎዱና በኢንተርኔት አለም ውስጥ በመኖር ራሳቸውን ለከፍተኛ ስቃይ የሚዳርጉ ሰዎች እንዳሉን ከግምት ውስጥ መግባት አለበን። ስለዚህ ኢንተርኔት እጠቀማለሁ ኢንተርኔት የምጠቀመውም በአግባቡ ለሚገባ ነገር

የምወዳቸው ጣፋጭ ምግቦች ብዙ አይነት ናቸው። ነገር ግን ከምወዳቸው ጣፋጭ ምግቦች መካከል ለጤንነት የተስማሚ የሆኑትን እመርጣለሁ። ለምሳሌ በብዛት በፋብሪካ የተመረጡ ጣፋጭ ምግቦች አይመቹኝም ለጤና ስለማይሆኑ። ነገር ግን በቤት ውስጥ የሚዘጋጁ ጣፋጭ ምግቦችን እጅግ እወዳለሁ። ጣፋጭ ምግብ ለሰውነት ጠቃሚ ሆኖ ሳለ ነገር ግን አዘገጃጀቱ ጤናማ ሊሆን ይገባል። ይህንንም ለማረጋገጥ የሚከተሉትን ነገሮች ማወቅ ያስፈልጋል። የመጀመሪያው የምናዘጋጀው ጤናማ ምግብ ወይም ጣፋጭ ምግብ ጤናማ መሆኑን ለማረጋገጥ አንደኛ ከቤት ውስጥ ግብአቶች መዘጋጀት አለበት። ሌላኛው ደግሞ እነዚህ የምናዘጋጃቸው ጣፋጭ ምግቦች ሰዎችን ለጉዳት የማያጋልጡ መሆን መቻል አለባቸው። ጣፋጭ ምግቦች ከሚባሉት ውስጥ እጅግ የምወደው ምግብ ቢኖር አንደኛ ማር ነው። ማር በተፈጥሮ የሚገኝ ስለሆነ። ይህንን ጣዕሙን ይዞ እንደቆየ ስለዚህ ይሄ ጣፋጭ ምግብ እጅግ ተስማሚና የምወደው የምግብ አይነት ሆኖ አግኝቼዋለሁ

ዛሬ የመጀመሪያ ምግቤ ወይም ጠዋት ላይ ቁርስ የበላሁት በባህላዊ በባህላዊ ሁኔታ የተዘጋጀ ጨጨብሳ የሚባል ምግብ ነው። ይህ ምግብ እጅግ የሚጣፍጥና የኢትዮጵያውያን የባህል ምግብ ከሆኑት መካከል እጅግ ጥሩ የሆነ ጣዕም ያለው ምግብ ነው። ስለዚህ የመጀመሪያ ምግቤ የዛሬ ጠዋት የመጀመሪያ ምግቤ ጨጨብሳ ነው። ጨጨብሳ አዘጋጀቱ እጅግ የሚገርምና ግሩም የሆነ ነው ስለዚህ በኢትዮጵያውያን ባህል መሰረት ጨጨብሳ ሲዘጋጅ የተጋገረ ቂጣ በተለያዩ ቅመማ ቅመሞች ተለውሶ ቅቤ በማድረግ የሚዘጋጅ የምግብ አይነት ነው። ይህ የምግብ አይነት ለጤና ጠቃሚ እንዲሆን ተደርጎ የሚዘጋጅ ሲሆን የመጀመሪያ አዘጋጃጀቱ የሚሆነው ያው የጤፍ ቂጣ ተጋግሮ የጤፍ ቂጣው ከተጋገረ በኋላ በመቆራረጥ የተለያዩ ቅመሞች ይገባበታል ያንን ቅመም ተጠቅመው እናቶቻችን ያዘጋጁታል። ስለዚህ በእሱ ላይ ቅቤ ይጨመራል የለሰለሰና ጥሩ ጣዕም እንዲኖረውም ደግሞ ያደርጋል። ስለዚህ የመጀመሪያ ምግቤ ዛሬ ጠዋት ላይ የተመገብኩት ጨጭብ ሳለሁ ነገር ግን አብዛኛውን ጊዜ አዘውትር የምመገበው ባይሆንም አልፎ አልፎ ስመገበው እጅግ ደስ የሚያሰኘኝ የምግብ አይነት ነው። ይህንን ምግብ በብዛት የሚገኘው እንደዚህ አይነት ነገሮችን በማድረግ ሲሆን ስለዚህ ይህ ምግብ እጅግ አስቸጋሪ በማይሆኑ ሁኔታዎች የሚዘጋጅ ሲሆን ጣእሙም እጅግ ግሩም የሆነ የምግብ አይነት ነው

የምመኘው የስራ ዘርፍ ብዙ አይነት ቢሆንም እጅግ ስሰራው የሚያስደስተኝ የስራ ዘርፍ ቢኖር ከሰዎች ጋር ቁርኝት የሚፈጥርልኝ የስራ ዘርፍ ነው። ይህም የስራ ዘርፍ እንደ ማህበራዊ ግንኙነትም የሚቆጠር ስለሆነ ይህንን የስራ ዘርፍ እጅግ አድርጌ እወደዋለሁ። "ምን አይነት የስራ ዘርፍ ነው?" ለሚለው ግን በተለይ በተለይ ከሰዎች ጋር ከፍተኛ የሆነ ግንኙነት የሚፈጥርልኝ። ለምሳሌ ሰዎችን በማስተባበር፣ ሰዎችን ለዛ ስራው ብቅ ብቁ በማድረግ የሚያ የሚያበቃን ስራ ብሰራ እጅግ ያስደስተኛል። እንዲህ አይነት ስራ ብሰራ ደግሞ ሰዎችን የማብቃት ስራ መስራት በጣም እጅግ ደስ የሚያሰኘኝ የስራ ዘርፍ ነው። ሌላው የስራ የምወደው የስራ ዘርፍ ቢኖር ከቴክኖሎጂ ጋር ወይም ደግሞ ከቴክኖሎጂ ነክ ጋር የተያያዙ ስራዎችን መስራት እጅግ ያስደስተኛል። "እንደዚህ አይነት ስራ የሚያስደስተኝ ለምንድነው?" በብዛት እውቀት የሚገኝበት እና ከእውቀት ጋር ብዙ ሰዓት የማሳልፍበት የስራ ዘርፍ ስለሆነ እንደዚህ አይነት ስራ እመርጣለሁ። ሌላው የስራ ዘርፍ የምመርጠው ምን አይነት የስራ ዘርፍ ነው ቢባል ማንኛውም የስራ ዘርፍ ከያዝከውና ከተሰራ የሚያስደስት የስራ ዘርፍ ነው፤ ነገር ግን እንደዚህ አይነት የስራ ዘርፎች አብዛሃኛውን ጊዜ ምን ያህል ትኩረት የሚጠይቁ የስራ ዘርፎች ናቸው። የስራ ዘርፍን ለመምረጥ የሚያስፈልገን ዋነኛው ነገር ያንን ስራ በትክክል እወጣዋለሁ ወይም አደርገዋለሁ የሚል ነገር መሆን መቻል አለበት። ያለበዚያ ግን ያንን የስራ ዘርፍ በስነ ስርዓት ያለመስራት ካለመስራት እና ከመሰልቸት የሚሆን ከሆነ ያንን ስራ በስነ ስርዓት ለመስራት የሚያስችል እውቀትም ብቃትም አናገኝበትም። አብዛኛው የስራ ዘርፎች የሚወደዱ የስራ ዘርፎች ቢሆኑም፤ ግለሰቡ ግን እንደመረጠው የስራ ዘርፍ ሊሰማራ ይችላል። አንዳንዱ የሚሰማራበት የስራ ዘርፍ ወዶና ፈቅዶ ባይሆንም ነገር ግን ያንን የስራ ዘርፍ ከገባበት በኋላ እንዲወደውና ያንን የስራ ዘርፍ በብዛት እንዲሳተፍበት የሚያደርግ የስራ ዘርፍ ሊሆን ይችላል። የስራ ዘርፎች ብዙ ናቸው። የስራ ዘርፎችን ለመዘርዘር ያህል አብዛኛውን ጊዜ ከእውቀት ጋር የተገናኙ የስራ ዘርፎችን መጥቀስ እንችላለን። የሰው ሀብት ማስተዳደር፣ የሰው ሰው ስልጠና መስጠት፣ የመምህርነት፣ እንዲሁም ዶክተርነት፣ የተለያዩ የህክምና ዘርፎችን በውስጡ የያዘውም ብዙ አይነት የስራ ዘርፎችን መጥቀስ ይቻላል፤ ነገር ግን አብዛኛው የስራ ዘርፍ በብዛት የሚሰራው የስራ ዘርፍ በብዛት የሚሰሩ የስራ ዘርፎች ከእውቀት ጋር የተያያዙ የስራ ዘርፎች ሆነው ነገር ግን ከሰው ጋር በብዛት የሚያገናኙ በድርጅት መልክ የሚሰሩ ስራዎች አብዛኛውን ጊዜ ለሰው ትልቅ የሆነ የህሊና እርካታ የሚሰጡ የስራ ዘርፎች ናቸው። በእኔ እይታ ብዙ አይነት የስራ ዘርፎችን ለመሞከር የሚፈልግ ሰው እውቀቱን ያሳድጋል ብዬ አላምንም። አንድ የስራ ዘርፍ ላይ አተኩሮ የሚሰራ ሰው ግን በዛ የስራ መስክ ላይ ከፍተኛ የሆነ እውቀት በማዳበር ያንን እውቀቱን ደግሞ ለሌሎች የሚተርፍ በማድረግ ከፍተኛ የሆነ ውጤታማነትን ሊያመጣ ይችላል፤ ነገር ግን አብዛኛው ሰው ስራን በመቀያየር ይጠመዳል። ይህ እጅግ ትክክል ያልሆነ ልምድ ነው። ትክክለኛ ልምድ የምለው አንድ ሰው በሰራው ስራ ልክ እውቀት አግኝቶ ያንን የእውቀት ደረጃውን ከፍ አድርጎ እውቀቱን ደግሞ ለሌሎች ማሻገር የሚችልበት ደረጃ ሲደርስ ያ የስራ ዘርፍ ትክክለኛ ለዛ ሰው ብቁና አዋቂ የሚያደርገው የስራ ዘርፍ ነው ብዬ አምናለሁ፤ ነገር ግን ብዙ ሰው ከሚያገኘው ጥቅም ጋር ከሚያገኘው የእድገት ደረጃ ጋር በማያያዝ የስራ ዘርፉን በመቀያየር ይጠመዳል። ይህ እጅግ አስቸጋሪ ሁኔታዎችን ይፈጥራል። በእድሜ መጨረሻ ላይ ወይም ደግሞ የእድሜ ማምሻ ላይ ለሚመጣው የእውቀት ደረጃ የሚበቃ አይሆንም እንደዚህ አይነት ሰው። ስለዚህ አብዛኛው ሰው የስራ ዘርፍን በሚመርጥበት ሰዓት የሚወደው እንኳን ባይሆን ያንን ዘርፍ በብዛት የሚሰማራበትን የስራ ዘርፍ የመረጠውን የስራ ዘርፍ እውቀት የሚያገኝበትና በዛ እውቀት ተጠቅሞ ደግሞ ነገ ራሱን ሊለውጥበት የሚችልበትን ሁኔታ ካገኘ ያንን የስራ ዘርፍ ወዶ መስራት መቻል አለበት፤ ነገር ግን ከተለያዩ ጥቅሞች ጋር በማያያዝ ስራን መቀያየር የራስን የእውቀት ደረጃ ማሳነስ ይሆናል። አንድ ሰው በስራ በቆየ በአንድ የስራ ዘርፍ በቆየ ቁጥር እዛ የስራ ዘርፍ ላይ ከፍተኛ የሆነ ተፈላጊነት እና ከፍተኛ የሆነ እውቀት ስለሚኖረው ያንን የስራ ዘርፍ ለመምራት የሚያስችል እውቀትና ብቃት እየኖረው ይሄዳል። በስሩም ሌሎችን ሰዎች እያበቃ እያሰለጠነ ስለሚሄድ ያንን የስራ ዘርፍም ለማሳደግ የሚረዳ አቅም ይኖረዋል ማለት ነው። ስለዚህ የስራ ዘርፎችን በምንመርጥበት ሰዓት ለመቆየት ወስነንና እውቀት ለማግኘት ወስነን መግባት መቻል አለብን። ይህንን ካላወቀንና ከግል ጥቅማችን ጋር ብቻ አያያዘን የስራ ዘርፍን የምንመርጥ ከሆነ ያንን የስራ ዘርፍ በትክክል ተረድተን ለመስራት የሚያስችል እውቀት አይኖ